ማሰላሰል ታደርጋለህ? በጣም ጥሩ ጥያቄ መጀመሪያ ይህንን ሀሳብ በተመለከተ ወይም በዚህ በተሰጠኝ ርዕሰ ጉዳይ ላይ የድምጽ ቅጂ እንዳደርግ እድሉን በማግኘቴ በጣም መጅውምሪያ የተሰማኝን ደስታ በጅጉ ለመግለጥ እፈልጋለሁ። ከዛ ባለፈ ደግሞ ምንድነው? ጥያቄው የሚለኝ ማሰላሰል ታደርጋለህ ወይም ማብሰልሰል ወይም ይሄ አለ አይደለ ለምሳሌ አሁን ይሄ አመንዛጊ የሚባሉ የቤት እንስሶች የበሉትን ምግብ ከሆዳቸው አውጥተው እንደገና እንደሚያመነዥጉት እንደዛ ማለት ነው። እና ያሰብከውን ወይም ያነበብከውን ነገር እንደገና አውጥተህ ታብሰለስለዋለህ። ማብሰልሰል ወይም ማሰላሰል ታሰላስለዋለህ ወይ በርግጥ የተለመደው ይሄ እኛ የለመድነው ቃል ምንድነው? ማሰላሰል የሚሉት ይሆን ማብሰልሰል ይሄ ማብጠርጠር የሚለው ነገር አልተለመደም ማለት ነው። ነገር ግን በተቀራራቢ ተመሳሳይ የሆነ ፍቺ ነው ያላቸው ብዬ ደግሞ አስባለሁ ማለት ነው። ስለዚህም ማብሰልሰል ታደርጋለህ ወይ ለሚለው ጥያቄ መልሴ በአጭሩ ምንድነው የሚሆነው? አዎ አደርጋለሁ ነው የሚሆነው ማለት ነው። እና በጣም ትንሽ የተጣደፍኩት ነው ይቅርታ አድርጉልኝ አካባቢዬ ላይ ትንሽ ድምጽ ስላለ። ምናልባት ድምፄ ግጥምጥም የሚል ከሆነና አንድ በአንድ የሚሰካካ ከሆነ ከጀርባ የሚገባውን ድምጽ መሃል መሃል ላይ እየገባ ምናልባት አንዳንድ ግራ መጋባቶችን ሊፈጥር ይችላል ብዬ የማስበውን ድምጽ ለመቀነስ ካለኝ ጥረት የተነሳ ነው ማለት ነው። ስለዚህ ማሰላሰል ታደርጋለህ ወይ ለሚለው ጥያቄ መልሴ በአጭሩ ምንድነው የሚሆነው? አዎ አደርጋለሁ ወይም አብሰለስላለሁ አሰላስላለሁ የሚለው ነው ማለት ነው። ስለዚህ ሰው ብዙ ነገር ያሰላስላል። ለምሳሌ ከሰው ጋር የተነጋገርናቸውን ነገሮች የሰማናቸውን ነገሮች ሰው የነገርንን ነገሮች እናብሰለስላቸዋለን እናሰላስላቸዋለን ደግሞ የእግዚአብሔርንም ቀን መንፈሳዊ ነገሮች እና ይሄ አካዳሚክ የቀለም ትምህርቶችንም እናሰለስላቸዋለን እናብሰለስላቸዋለን ማለት ነው። ስለዚህ በአጭሩ መልሴ ማሰላሰል ታደርጋለህ ወይ የሚለውን በብዙ ክፍል ከፋፍዬ ለማስረዳት ሞክሬያለሁ ማለት ነው። እና መልሴ በአጭሩ አዎ አሰላስላለሁ የሚለው እንደሆነ ነው በዚህ ሰዓት መረዳት የምትችሉት እናንተም ማለት ነው አመሰግናለሁ